አዎ ኢሜል እጠቀማለሁኝ እሁን ብዙ አይነት ኢሜል ነው ያለኝ ማለት ጂሜል አካውንት እና ያሆ አካውንት ሁለቱንም እጠቀማለሁኝ። ኢሜል በጣም ጠቃሚ አድሬስ ነው። ፋይል ለመላላክ በተለይ በተለይ ደግሞ መረጃ ለማስቀመጥ መረጃ ማለት ፎቶ ሊሆን ይችላል። ፋይል ሊሆን ይችላል። የተለያዩ መረጃዎች ሊሆኑ ይችላሉ። እና ክላውድ ማጠራቀሚያ ወይም ማከማቻ ላይ ለማስቀመጥ በጣም ይጠቅማል። እይሜል እጠቀማለሁኝ ኢሜል ከከፈትኩኝ ከ ወደ አስራ አምስት አመት ሆኖኛል። በጣም ለረጅም ጊዜ ነው የምጠቀመው። እና በጣም ጠቃሚ የክላውድ ማከማቻ አይነት ነው። አንዱ ኢሜል አንዱ የክላውድ ማከማቻ አይነት ነው። ፎቶ ለማስቀመጥ ብዙ ነገሮች ለማስቀመጥ ይጠቅማል። ሁሉንም መረጃ ስልካችን ላይ ወይ ኮምፒውተራችን ላይ ከምናስቀምጥ ኢሜል ላይ ማስቀመጥ ይጠቅማል። ምክንያቱም ስልክ ሊጠፋ ይችላል መረጃውን እናጣለን ማለት ነው። ላፕቶፕ ሊሰበር ይችላል መረጃውን እናጣለን ማለት ነው። ዴይስክቶፕም ሊሰበር ይችላል መረጃውን እናጣለን ማለት ነው። ስለዚህ ኤምኤል ላይ ማስቀመጥ ግን ፓስዋርድ ማስታወስ ብቻ ነው ከእኛ የሚጠበቀው እንጂ አስተማማኝ ማጠራቀሚያ ነው። ስለዚህ ለሁሉም ሰው የምመክረው መረጃዎች በተለይ ፎቶ ስልክ ላይና ኮምፒውተር ላይ የሚሰበር እቃ ላይ ከማስቀመጥ ኢሜል ላይ ማስቀመጥ እና ኢሜል ቢጠቀሙ ጥሩ ነው ብዬ እመክራለሁኝ። ኢሜል በጣም ጠቃሚ የክላውድ ማካማቻ ነው። እኔ በጣም ጠቅሞኛል በጣም ለረጅም ጊዜ ነው የተጠቀምኩት። ብዙ መረጃዎች ብዙ ፋይሎች ማስቀመጠው ኤሜል ላይ ነው እና ጠቃሚ የክላውድ ማከማቻ አይነት ነው። ኤሜል በተለይ ለአፍሪካ ተጠቃሚዎች አስራ ስምንት ጌጋ ቤት ብቻ ነው አስራ አምስት ጌጋ ቤት ብቻ ነው የሚፈቅደው። ይሄ ትንሽ ገደብ ያለው መሆኑ ነው እንጂ በርግጥ ከፍለን ሙሉ ክላውንድ ማከማቻውን መጠቀም እንችላለን። ግን እኛ ክፍያ ስለማንፈጽም በነፃ የሚፈቀድልን አስራ አምስት ጂቢ ሳይዝ ያለው ማከማቻ ነው። እንደዛም ሆኖ ግን በጣም ጠቃሚ ነው። እና ኢሜል እጠቀማለሁኝ።

አዎ አዳዲስ የስራ ግንኙነቶችን እፈጥራለሁኝ። በተለያየ የማህበራዊ ድህረ ገጽ በመጠቀም ቴክኖሎጂ የበዛበት ዘመን ነው። አሁን እንደሚታወቀው አዳዲስ የስራ ግንኙነትን ለመፍጠር እጅግ በጣም ቀላል የሆነ ቤት ቁጭ ብሎ ኢንተርኔት እና ስልክ በመጠቀም ግንኙነት መፍጠር ይቻላል እና እኔም እንደዚህ አይነት ስራዎችን እሰራለሁኝ። ማለት ለምሳሌ ሊንክድን እጠቀማለሁ የተለያዩ ቲክቶክ ቴሌግራም ፌስቡክ ሌሎችም የማህበራዊ ድረ ገጾችን በመጠቀም አዳዲስ ስራ ግንኙነት እፈጥራለሁኝ። በተለይ ሊንክድኢን በጣም ጠቃሚ ስራን በተመለከተ የአዲስ የስራ ግንኙነትን ለመፍጠር ብዙ የተማሩ ሰዎች የሚጠቀሙት ድህረ ገጽ ነው። እና ሊንኪዲን በጣም ጠቅሞኛል። ለኔ በተለየ መልኩ ስለምጠቀመው አዳዲስ ስራዎች ኢቭን የሚቀጥሩ ድርጅቶች መጀመሪያ የስራ ማስታወቂያ ሚያወጡት በሊንኪዲን ድረ ገጽ ነው። እና ሊንኬዲን በጣም ጠቃሚ ነው። በርግጥ ሌሎቹም ጠቃሚ ናቸው። ግን እኔ በግሌ በብዛት የምጠቀመው አዳዲስ ስራ ግንኙነትን ለመፍጠር በብዛት የምጠቀመው ሊንክዲን ነው። እና በጣም ጠቃሚ ደህረ ገጽ ነው። ሌሎችም አሉ። የስራ ግንኙነት የሚፈጥሩ ድረ ገጾች አሉ። ቅድም እንደጠቀስኩት ቲክቶክ አለ በቲክቶክም ብዙ የስራ ደህረ ገጾች ይለቀቃሉ ሙሉ መረጃ ባይሆንም ማን እንደማስታወቂያ ነገር እዛ ላይ ይለቀቃል። ከዛ ሙሉ መረጃውን ደግሞ ያን ድርጅት በሚመለከት ጉግል ላይ ከነ ዌብሳይቱ ወስዶ በደንብ መረጃውን ማቀናጀት ይቻላል። እና ብዙ ድህረ ገጾች አሉ። እና አዳዲስ የስራ ግንኙነቶችን እፈጥራለሁኝ። እኔ ደግሞ የኮምፒውተር ሳይንስ ምሩቅ ነኝ። ቴክኖሎጂ በየጊዜው በየሰአቱ ይቀያየራል። አዳዲስ ቴክኖሎጂ በየጊዜው ይፈጠራል። አዳዲስ የፕሮግራሚንግ ቋንቋ ይፈጠራል። ስለዚህ ድሮ በማውቀው የፕሮግራሚንግ ቋንቋ ድሮ በማውቀው እውቀት ብቻ ራሴን መገደብ አልችልም። ምክንያቱም በየጊዜው ይቀያየራል። ይሄን መቀያየር ደግሞ ከእኔ ጋር ማዋሃድ አለብኝ። ስለዚህ አዳዲስ ስራ ግንኙነት በመፍጠር አዳዲስ መረጃዎችን በማየት ይሄም ቴክኖሎጂ አለ። እንዴ? ይሄም ስራ አለ። እንዴ? ይሄ ስራ የሚፈልገው ምንድን ነው? የሚለውን ለመለየት እሚጠቅመኝ አዳዲስ ስራ ግንኙነት እፈጥራለሁ። አዳዲስ ስራ ግንኙነት መፍጠር ጥቅሙ ምንድን ነው? የስራው አይነት የሚፈልገውን ክህሎት ለማወቅ ነው። ለምሳሌ እኔ የሌለን ክህሎት ከሆነ ያንን መረጃ ወይም ያንን የስራ ግንኙነት ሳይ ይሄ መረጃ ይሄ ክህሎትም አለ እንዴ ምንድን ነው ሚፈልገው የሚለውን ምን አይነት ክህሎት እንደሚፈልግ ለመለየት ስለሚጠቅመኝ። በተደጋጋሚ አዳዲስ የስራ ግንኙነት ፈጥራለሁኝ አዳዲስ የቴክኖሎጂ መጠቀሚያዎችን እንዳሉ ያሳውቀኛል። እና ብዙ ጊዜ አዳዲስ ስራ ግንኙነት እፈጥራለሁ።

የማንቂያ ሰዓት አልጠቀምም። የማንቂያ ሰዓት የማልጠቀምበት ምክንያት። ቀድሞኑ በዛ ሰዓት መንቃት ከፈለኩኝ ራሴን አሳምኜ እተኛለሁ እንጂ የማንቂያ ሰዓት አልጠቀምም። ማለት ለምሳሌ አስር ሰዓት ተነስቼ የምሰራው ስራ ካለ አስር ሰዓት የሚቀሰቅሰኝ የማንቂያ ሰዓት አልጠቀምም። ምክንያቱም የማንቂያ ሰዓቱ የሚቀሰቅሰኝ ምናልባት ከባድ እንቅልፍ ውስጥ ሆኘ ሊሆን ይችላል። ስለዚህ በዛ ሰዓት ቢቀሰቅሰኝ ከባድ እንቅልፍ ውስጥ ስለሆንኩኝ ብነሳም በስራው ላይ ውጤታማ አልሆነም። ምክንያቱም የተኛሁበት እንቅልፍ ያን ስራ ሊሸፍን የሚችል ስላልሆነ ማለት ነው ብዬ ስለማምን እንደዛው ምን ማለት ነው። ለምሳሌ አስር ሰዓት የምሰራው ስራ ካለ እስከ ዘጠኝ ሰዓት ተኝቼ ዘጠኝ ሰዓት ከምናምን ራሴን እነቃለሁ። በቃ ስራ እንዳለብኝ ራሴን አሳምኜ ነው የምተኛው እንጂ በዛ ሰዓት የሚቀሰቅሰኝ የማንቂያ ሰዓት አልጠቀምም። ምክንያቱም የማንቂያ ሰዓት አንድ ወይም የመጀመሪያው ችግሩ ከቤተሰብ ጋር ምንኖር ከሆነ ቤተሰብ ይረብሻል። ሌላ መተኛት ያለበትን ሰው ጨምሮ ይያሰቅሳል ይያሳቅሳል። ስለዚህ እኔ መንቃት ካለብኝ ልጄን የሚያቀሳቅስብኝ ከሆነ ከእኔ ጋር ልጄ ትነሳለች ማለት ነው ግን ምንም ስራ የላትም። አንድ እሱ ነው እኔ ያየሁበት ክፍተትና የማንቂያ ሰዓት የማልጠቀምበት ምክንያት ማለት ነው። ሁለተኛ ደግሞ አስር ሰዓት የሚሰራ ስራ ካለ ራሴን አሳምኜ አስር ሰዓት ስራ እንዳለብኝ እያሰብኩ ተኛና ዘጠኝ ተኩል እነቃለሁኝ እንጂ። አስር ሰዓት ስራ እንዳለብኝ እያወቅኩ ተኝቼ የማንቂያ ሰዓት ምጠቀም ከሆነ ብነሳም ውጤታማ አያደርገኝም። ምክንያቱም በቂ እረፍት ሳልወስድ ስለሚቀሰቅሰኝ ተነስቼም ስራው ላይ በደንብ ውጤታማ አልሆኑም እየደበረኝ ነው የምነሳው። ስለዚህ እኔ የምጠቀመው የራሴን አይምሮ የማንቂያ ሰዓት ነው ማለት በሆነ ሰዓት ስራ ካለብኝ ለአእምሮዬ ነግሬው እተኛለሁ በዛ ሰዓት እነሳለሁ በእርግጠኝነት በዛ ሰዓት እነሳለሁ። ስለዚህ የማንቂያ ሰዓት ድምፁ ራሱ ይረብሸኛል። ሌሎች ቤተሰቦችንም ስለሚቀሰቅስብኝ ብዙ አልጠቀምም እና የራሴን የአእምሮዬን የማንቂያ ሰዓት ነው። የምጠቀመው ማለት በአስር ሰዓት የሚሰራ ስራ ካለብኝ እሱን እያሰብኩ ነው የምተኛው አስር ሰዓት እንድነቃ አደርጋለሁ ስለዚህ የራሴን የአእምሮዬን የማንቂያ ሰዓት እንጂ በድምጽ የማንቂያ ሰዓት አልጠቀምም።

አዎ የማስታውሰው ልዩ በዓል አለ ብዙ ቢሆኑም ከብዙ ቱ ከብዙ ውስጥ አንዱን በተለየ አስታውሳለሁኝ። ይሄ የማስታውሰው በዓል የትንሳኤ በዓል ይባላል። በኢትዮጵያ ውስጥ እንደሚታወቀው በተለይ በኦርቶዶክስ እምነት የሚከበሩ ብዙ በዓላት አሉ። ከእነዚህ በዓላት ውስጥ እኔ በልዩ ሁኔታ የማስታውሰው የትንሳኤ በዓል ነው። የትንሳኤ በዓል ኦርቶዶክሳውያን ለሃምሳ አምስት ቀን ከጾሙ በኋላ። ለሁለት ወር ማለት ነው ከጾሙ በኋላ የሚያከብሩት ወይም የምናከብረው በዓል ነው። ይሄ በዓል ልዩ ስሜት ይፈጥራል። የክርስቶስ መነሳት የሚስ የሚከበርበት በዓል ነው የመታሰቢያ በዓል ነው። በመጀመሪያ ክርስቶስ በገዳመ ቆሮንጦስ የጾመው ጾም ሆኖ። የኦርቶዶክስ አማንያን የምንጾመው ጾም ነው። ከዛ ኢየሱስ ክርስቶስ ለደረሰበት መከራ። የደረሰበትን ግፍ እስከ ቀራንዮ ድረስ ሲሄድ ያጋጠመውን የስቃይ እና የመከራ ሰዓታት የምናስብበት ጾም ነው። የአብይ ጾም የሚባለው በመጨረሻው ሰዓት ደግሞ ቀራንዮ ላይ የተከፈለውን መስዋዕትነት ካሰብን በኋላ። ወደ ሰማይ መሄዱን ክርስቶስ ሞቶ እንዳልቀረ እና እንዳልተ እን እንደተነሳ የምናስብበት የ የኦርቶዶክስ በዓል ነው። ይሄ በዓል ለኔ ልዩ ስሜት ይፈጥርልኛል። በልዩ ሁኔታ የማስታውሰው በዓል ነው ምክንያቱም ትንሳኤ ክርስቶስ እንደተነሳ በክርስቶስ የሚያምኑ ሁሉ እንደሚነሱ የማስብበት ሰዓ በዓል ስለሆነ። በልዩ ስም ስሜት ነው የማስታውሰው። በልዩ ሁኔታ የማስታውሰው በዓል የትንሳኤ በዓል ነው። የክርስቶስ መነሳት በግርማ ሞገስ እንደሚመጣም ጭምር የማስብበት በዓል ስለሆነ። የትንሳኤ በዓል በልዩ ሁኔታ አስታውሰዋለሁ። አሁንም አከብረዋለሁ። አሁንም የማከብረው በዓል ነው። ልዩ ስሜት የሚፈጥርብኝ ከበዓላት ውስጥ አንዱ የትንሳኤ በዓል ነው። ሌላኛው በልዩ ሁኔታ የማስታውሰው በዓል የአዲስ አመት በዓል ነው። የአዲስ አመት በዓል እንደሚታወቀው በኢትዮጵያ መስከረም አንድ የሚከበር በዓል ነው። ይሄ በዓል ልዩ ስሜት ይፈጥራል። ከአሮጌው አመት ወደ አዲሱ አመት የምሸጋገርበት ስለሆነ። አዲስ እቅድ አዲስ ህይወት የምመራበት አዲስ አመት ስለሆነ ልዩ ስሜት የሚፈጥርልኝ በልዩ ስሜት የማስታውሰው በዓል ነው። መስከረም አንድ የሚከበረው የአዲስ አመት በዓል በሌላ አነጋገር እንቁጣጣሽ የሚባል በኢትዮጵያውያን ቋንቋ የሚነገር በዓል ነው። አዲስ አመት መስከረም አንድ የምናከበረውን በዓል በልዩ ሁኔታ አስታውሰዋለሁ። ስለዚህ እኔ በጣም የማስታወሳቸው በጣም የማከብራቸው ልዩ ስሜት የሚፈጥሩልኝ በዓላት ሁለት ናቸው። የመጀመሪያው ቅድም እንደጠቀስኩት የትንሳኤ በዓል ነው። ሁለተኛው ደግሞ የአዲስ አመት በዓል ነው። አዲስ አመት የሚቀየርበት በዓል ልዩ ስሜት ይፈጥርልኛል። በልዩ ስሜት የማስታውሳቸው በዓላት እነዚህ ሁለቱ ናቸው

አዎ ሻማ ማብራት እወዳለሁ። ሻማ ማብራት የምወድበት ምክንያትም አለኝ። ሻማ የምናበራው በተለይ በኦርቶዶክስ እምነት ሻማ የምናበራበት ምክንያት ለብርሃን ብቻ አይደለም ወይ ጨለማን ለማጥፋት ወይም መብራት ስለሌለ ብቻ አይደለም። ሻማ የምንጠቀመው ክርስትናን እንደ ሻማ ቀልጠው ለዚህ ያደረሱት ብዙ አባቶች እንዳሉ ለማሰብ ነው። ብዙ ሰው በተለይ ከሃይማኖት ውጪ ያለ ሰው ሻማን የሚጠቀመው ለብርሃንነት ነው። ወይም መብራት ከሌለ ለማብራት ብቻ ነው። እውነት ነው መብራት ከሌለ ሻማ ማብራት አንዱ ብርሃንን ማግኛ መንገድ ነው ይታወቃል። ሻማ በማብራት ብርሃን ማድረግ ወይም ለቤቱ ብርሃን መፍጠር ይቻላል። እኔ ግን ከዚህ በተለየ መንገድ ነው ሻማን በማብራት የማስበው ወይም የምወደው። ብርሃን ለማግኘት ብቻ ስጠቀመው ብዙም ትርጉም አይሰጠኝም። ግን ሻማ ሳበራ ሁልጊዜ የማስበው ክርስትናን እዚህ ለማድረስ ዋጋ የከፈሉ እንደ ሻማ የቀለጡ ብዙ አባቶች እንዳሉ አስባለሁ። ምክንያቱም ክርስትና ወደዚህ ሲመጣ ወይ ወደዚህ ጊዜና ዘመን ሲመጣ በብዙ ዋጋና በብዙ መከራ እንደሆነ አምናለሁኝ። ስለዚህ በዚህ ጉዞ ውስጥ ዋጋ የከፈሉ አባቶችን ለማሰብ ሻማ ማብራት እወዳለሁ። ሻማ ሳበራ እንደዚህ ለክርስትና ዋጋ የከፈሉ አባቶች እንደዚህ ሻማ እንደቀለጡ እንደዚህ ሻማ ቀልጠው ክርስትናን ለኔ ዘመን እንዳደረሱት አምናለሁ። ሳስብ ደግሞ በክርስትናዬ ጠንካራ እንድሆን ክርስትና ደግሞ ዋጋ እንደሚያስከፍል እንደ ሻማም እንደሚያቀልጥ ስለማምን ጭምር ነው። ስለዚህ ሻማ ሳበራ ሁለት ነገር ነው የማስታውሰው። ለሁለት ነገር ነው ሻማ ማብራት የምወደው። የመጀመሪያው ማንም ሰው እንደሚያደርገው ብርሃን ለማግኘት ነው። መብራት ከሌለ ሻማ ማብራት አንዱ ብርሃን ማግኛ መንገድ ነው። ሁለተኛው ግን ሻማ ማብራት እንደ ሻማ የቀለጡ የሃይማኖት አባቶች እንዳሉ እኔም ደግሞ ክርስትና ዋጋ እንደሚያስከፍልና ቀላል እንዳልሆነ ለማወቅና ለመረዳት በደንብ የማስበው ሻማ ሳበራ ነው። ስለዚህ ያንን የክርስትና ጉዞ የተከፈለውን ዋጋ ለማስታወስ ሻማ ማብራት እወዳለሁ።